አውርድ ማለት የሆነ ነገር ማዘዝ ስትፈልግ አውርደው ወይም ካለበት አውርደው እና ልታንቀሳቅሰው ማለት ስትበፈልግ። የምትጠቀምበት ቃል ሆኖ እዛ ላይ የሆነ ነገር ሊገጥመው ወይ የሆነ ነገር ሊሆን ይችላል። እና ይሄን የሆነበት ነገር ምን አይነት ጠቀሜታ አለው የሚለው በዛ ልክ ስትገበገብበት ስታስብበት የምትጠቀመው ቃል ስለሆነ። አውርህ ማለት የሆነ ነገር ከዛ ስራ ያለውን አውርደው እኔ አልጠቀምበትም። ወይም ስያስፈልግ የምትጠቀምበት

ስኳር የበላበት ነገሮች የሚታዘብበት ነገር በተለይ ነገሮች እንትን የሚልበት ነው። እና ስኳር አንደኛው ነገር በቃ የዚህ አለም ዋና ህመም ነው ብለህ መግለጥ ትችላለህ። ሰዎች መዘባቸው በስኳር ላይ ሰውን። ስንት ያህል እንደተጎዱ ስንት ያህል ክፋት እንደሆነ እንደተሰማቸው ሁላቸው የምናውቀው ሃቅ ነው። እና ሱካር ከዛ ለተከሰር ነው ያለው። እና ሱካር በብዙ ሰዎች ጎድቷል። ይሄን ነገር መሆን አልነበረም እና ይሄን ያህል አለመሆን ነገሮችን እንትን ማለት ነበራቸው በብዙ ሁኔታ። እና ስኳር ማለት እሱ ነው

ምሽቴ በጣም ጥሩ የተዋበ ደስ የምል እንደምን አመሹ ምሽቴ መልካም ጥሩ ደስ የሚል የሚያምር ውብ የሆነ ነበረ እንደምን አምሽው ምሽቴን ጥሩ ነበረ በማለት ትመልሳለህ። ምሽቱ እንዴት ነበረ? ምሽቴን ደስ ይል ነበረ እንደምን አመሹ ክብር ትሰጣለህ ሰው ላይ። በሰላም አመሻለሁ ክብሩም ለሰው ስለሰጡኝ አመሰግናለሁ ያልክ ትመልሳለህ

ልብስ ማለት ሰውን የሚሸፍን፣ ያሉ ገመናም እንዳይታይ፤ ከሀፍረት የሚጠበቅ፤ ስውን ቆይታ አቋቆሙን ሁሉም ስነ ስርዓቱን ያለው ሁኔታዎች የሚያሳይ፣ አንድ ለየት ያለ የሰውን ባህሪ የሚያሳይ እንዳይሳይ የሚያትም፤ እፍርና ምናምን የሚጠበቅ፣ ምን ይባላል ልብስ ልብስ ተብሎ ይጠራል። ልብሶችን በዘባበት ግን ከነሰዎችን ያለን ግንኙነትን በጸልቅ እንዲጨምር እንድታደርግበት ጥሩ ነው

በር አንድ ቤት ያለ በር አይሰራም መውጫና መግቢያ ሆኖ የሚያገለግል የሰውን እቅስቃሴ የሚገድብ በር ይባላል። በር ሰውን ሲያዩ ሰውን ሲመለከቱት የሚያዩት አንድስ የሚል ነገር በፊት ሆኖ የሚታይ ሰውን የሚገባበት የተለያዩ እቃዎች ሊገባበት የሚችል። በቃ ቤትህን ላይ የማረና የተዋበ እንዲሆን ራስህን የምትገባበት የሆነ ነገር ማግባት ስትፈልግም በበር ውስጥ ነው የምታስገባው እና በር በብዙ ጠቀሜታ አለው ሰውን ለራሱ ቢጠቀምበት አንድ አስፈላጊ ነገር ቢባል በር ነው። በር ማለት በቃ ደስ የሚል ነገር ነው